ዋይፋይ ትጠቀማለህ ወይ? ለተባለው ጥያቄ ዋይፋይ ይጠቀማሉ ዋይፋይ ሲጠቀም የራሱን አጠቃቀም አለው። ለምሳሌ የዚህ የመንግስት የስራ ቦታ ዋይፋይ ሊሆን ይችላል በግል የምትጠቀመው ነገር ሊሆን ይችላል። ግን ዋይፋይ መጠቀም ጥሩ ነው። ይሄ ሞባይል ዳታ እየገዛን አየር ዳታ ኢንተርኔት እየገዛን ከምንጠቀም ዋይፋይ ብንጠቀም ጥሩ ሆኖ ብዬ አስባለሁ። ለምን ዋይፋይ በየቦታው ሊሰራ ይችላል ማለት ነው። ቦታ አይመርጥም ግን እሄ ገጠር ምናምን ይዘህ ስትገባ ዳታ አንዳንዴ ላይሰራ ይችላል። ስለዚህ ዋይፋይ ይመረጣል ማለት ነው

ቀዝቃዛ አየር ሁኔታ ትወዳለህ ወይ? የምለውን ጥያቄ ቀዝቃዛ አየር ሁኔታ በጣም ቀዝቃዛ ሲሆን አልወድም በጣም ሙቀታማ ሲሆንም አልወድም እኔ ወይናደጋ ነው ምወደው መካከለኛ ማለት ነው። ለምን የተወለድኩበትም ያደግኩበትም እንደዛ ስለሆነ እዛ አካባቢ ስለሆነ ወይነ አደጋ ነው ምወደው ማለት ነው። በጣም ቀዝቃዛ ሲሆንም ሰውነት ኩምትር ይላል በጣም ሞቀታማ ሲሆንም ደግሞ ያልበኛን ምቾት አይሰጠኝም ስለዚህ። ሁለቱንም አልወድም ለማለት ያክል።

ወደ ስራ እንዋት ትሄዳለህ አዎ ስራ እኝዋት ወይም ስራ ጉብኝት እኔ እላለሁ። ይሄ አስፈላጊ ነው። ለምን አንድ ቦታ ስራ አይተህ መጥተህ በራሴ ሀገር ልታሰራ ትችላለህ። ማለት ነው ስራ ልምድ ትቀምስ ማለት ነው። ስራ ጎብኝት ማምት አድርገው የራሱ አላማ አሉ ለምን ማሰራት ትችላለህ? ማድነቅ ትችላለህ ሰው መንመል መስራት እንደምትችል መገመት ትችላለህ። ያለን ሰዎችን ሰሩ እኔ ግን ከዚህ እየተሻለ ነገር። ልእንድሰራ ምንድነው? የሚያግደኝ የሚለውን በራሴ የድርት ወስን ያደርጋል ለማለት ያክል ነው።

በምን ትመገባለህ የተባለው ጥያቄ የመሰው ማለት ነው በመሶብ ነው የሚመግበው መሶብ ማለት እንግዲህ ሳን ሊሆን ይችላል ፕላስቲክ ሳኖች አሉ የብረት ሳኖች አሉ የተለያዩ ሳናቶች ኣሉ በነኛ ነው የምጠቀመው ማንኪያም አለ ሹካም አለ በሱ የምመገብ ምግብ ከሆነ ካልሆነ በእጅ የምመገብ ከሆነ በእጅ ነው ምበላው። መንቀርቀር ምጠቀም ከሆነ ለኛን ነው የሚጠቀመው አንዳንዴ ያው እነዚህ ዘመናዊ ምግቦች የተለያዩ ነገሮችን ሊፈንዱብህ ይችላሉ በእንጨት የሚበሉ ሊኖሩ ይችላሉ ደሞ በሶፍት ይዘህ የምትበላቸው ምግቦች ኣሉ ሁሉ እንደ ምግብ ሁኔታው መቀበል ነው ማለት ነው

አስተያየት መቀበል ትወዳለህ ወይ? ለምላው ጥያቄ ኣዎ አስተያየት መቀበል እወዳለሁ። ለምን አስተያየት ማለት የራስን ኪፍተት የምናገርበት እስከሆነ ድረስ ኪፍተትን ለመስተካከል አላማ ያለው ሰው አስተያየትን ይቀበላል ማለት ነው። ሰው እኔን ምን ይለኛል? ምንድነው ማስተካከል ያለብኝ ማለት የምለው። ልጁም መገናዘብ አለበት ማለት ነው። ለምሳሌ እኔ አሁን ስህተቴ ለራሴ ይታየኛል ለሌላ ሰው ላይታየው ለራሴ ብቻ እኔ ብቻ ያወቅኩት ስተት ሌላ ሰው ያልነቃብኝ ስተት ሊኖር ይችላል። እኔ ውጫ ነቅቼ ሌላ ሰው ያለ ቆም ሊኖር ይችላል። ሌላ ሰው ነክቶ ለኔ ያልታየኝ እኔ ያልተሰማኝ ሊኖር ይችላል። ይሄን ግን በአስተያየት አስተካክሏል ማለት ነው። አስቴት ስትወድ አጣርቴም አንዳንዱ ዝም ብሎ ቅስምም ለመስበር አንተን እንዳትበረታታ እንዳትሰራ የሚሰጡት አስተያየቶች አሉ። ግን አረጋግጠኝ እውነት እኔን ይወክለኛል አይወክለኝም ይገልጸኛል አይገልጸኝም ይሄ ስቴት። የምለውን አረጋግጠህ ደካማ ጎኔን ማስተካከል ነው። ጠንካራ ጎኔኖችን ማስቀጠል ያለብን

ስልጠና ትወዳለህ ወይ? የምለውን ጥያቄ አዎ ስልጠና በጣም እወዳለሁ ስልጠና ማለት ራሴን ሀፒ ግሬድ የምታደርግበት የሚታሻሽልበት ነው ማለት ነው። ሲሉ ጠና ማለት መመረድ እንደምንባለው ማለት ነው። ለምሳሌ አንድ ሲለጥ ካልተመወረደ እንደሚደለድም ሁሉ ሰው ሲል ጠና ካልወሰደ ሰው ባለው ነገር ላይ በሚሰራው ላይ ግልዛቤ ካልተጨበጥ ካልተጨበጠ አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ስልጠና ወሳኝ ነው። ስልጠና በጣም ነው የሚወደው እንደው ጓደኞቼ በዚህ ያምኛል ይሄ ወሬ ይወዳል ምናምን ምክር ወደ አለበት ይወዳል አይጫወትም አይበላም አይጠጣም አይነት ነገር አለ። እና እኔ ስልጠናዎቹን ትሚርቶቹን ቅድሜ እሰጣቸዋለሁ እከታተላቸው በጣም ነው የምወዳቸው ማለት ነው

ዜና በመስመር ላይ ታነባለህ አዎ ዜና በመስመር ላይ አነባለሁ ያ ማለት። ጋዜጠኛ አይደለም ነገር ግን አንዳንዴ ከተጋበዝኩኝ ወይም መድረክ መሪ ሆኜ ሲጋፈስ ሆኜ እንደዚህ አይነት ቦታ ላይ ወይ ካልሆነ ሲልጠና ለሰው እየሰጠው ቃል ሆነ ደግሞ በስራ ጉዳይ ሪፖርት እያቀረብኩ ምናምን ዜና አይነት ነገር ማቅረብ እችላለሁ። እኔ በአጠቃላይ ምንድነው? ጀርናሊስት አይደለም ዜና አቅራቢ አይደለሁም። ግን የበተለያዬ መንገድ ዜና ይቀርባል ማለት ነው። በእነኚህ ነገሮች ላይ ተሳትፈው ያውቃሉ ለወደፊትም ለመሳተፍ ብዙ በእኔ በኩልም የሰራዎቹ ስራዎች አሉ ዝግጅቶች አሉ። እነኛ ዝግጅቶች እንግዲህ በግልጽ ባሪያል እስክ የሆኑ ድረስ መጠንቀቅ ያስፈልጋል ማለት ነው።

የምትወደው አትክልት ምንድ ነው የሚወደው አትክልት ምንድ ነው? እኔ በጣም የምወደው አጥቅልት አብካዶም ማለት ነው አብካዶ በጣም ነው የሚወደው። አብቃዶ ብዙ ክትባት በውስጡ ስለሚይዝ በጣም ነው የሚወደው ማለት ነው። ኣቨካዶ አንደኛ የደቡብ ልጅ ከመሆኔ አንፃር ደቡብ ኢትዮጵያ ላይ እንግዲህ አትክልት አካባቢ ነች ይሄን ነው እሚባለው። ስለዚህ በጣም የምትወደው አቨካዶዱ በጣም ነው የሚያቸኝ አቨካዶቃዱ በልቼ ነው ያደኩት። አቨካዶ በልቼ ነው የተማርኩት። አቨካዶ በአቨካዶ ነው እንደዚህ በሰውነቴ ሳይቀንስ እስካሁን ድረስ ወዘገፊቴ ሳይጠፋ የኖረው ስለዚህ ያአቨካዶ እንዲህ ባለዎለታየ ነው። ዘውትር ምግቤ ነው እና በጣም ነው የሚወደው ማለት ነው የሚመቸኝ።

ስንት ቋንቋ ትችላለህ ለተባለው ጥያቄ? እኔ በአጠቃላይ የራሴን የማዘር ታንክ የሚባለው የእናቴ ቋንቋ ምንድነው ወለይትኛ እችላለሁ። አማርኛ እችላለሁ አፋን ኦሮሞ እችላለሁ። እንግሊዘኛ እንግዲህ ከሞላ ጎደል እችላለሁ። ስለዚህ ስንት ቋንቋ ማለት ነው? ወለይትኛ አንድ አማርኛ ሁለት ኦሮምኛ ሶስት እንግልዘኛ አራት እነኚህን አራት ቋንቋዎችን በደንብ እችላለሁ ማለት ነው። ግን እንግሊዘኛው ትንሽ እንትን ብለም ሌላኛዎቹም እችላለሁ ማለት ነው። እና ይሄን በመቻሌ ጥሩ ነው ጥሩ ነው እና በጣም ያስደስታል በጣም የሚያስፎክራል ማለት ነው። እና ስለ ቋንቋ መቻል ጥሩ ነው ቋንቋ ስትችል ከሰው ጋር ትግባባለህ ማለት ነው። እና ሌሎቹን እራሱ ብለምድ ውስጤ ነው በጣም ነው ቋንቋ ብዙ ቋንቋ መቻል የሚወደው ማለት ነው። እና ወደፊት እቅድ አለኝ

ስማርት ፎን ትጠቀማለህ ወይ ለሚለው ጥያቄ ስማርት ፎን ያው እንግዲህ የሚሆን የምይዘው ሳምሰንግ ነው ኤ ዜሮ አራት ትባላለች ይሄ ውጪ ስማርት ፎን ችግር የሚባሉት አንዱ ነው ማለት ነው። አና ስማርት ፎን እጠቀማለሁ ስማርት ፎን ለምንድነው እምጠቀመው ሳምሰንግ የሚባለውን በጣም ነው የምወደው ሳምሰንግ ባትሪያቸውን ማስተማማኛቸውን ደግም ቶሎ አይሞቅ ቶሎ አይበላሽ ደግሞ የተለያዩ አፕሎኬሽኑን ይይዛሉ ደግሞ ፌክ ነገር ብዙም አይኖረውም ማለት ነው ሳምሳንግን ምርት በጣም ነው የሚመቸኝ ማለት ነው ደግሞ በየቦታው ስላለ መጠየቅ ትችላለህ በዩቲዩብ ሙሉ ሰርች አርገህ ጎግል አርገህ ትክክለኛ መርጃ ማግኘት ትቺላለህ ማለት ነው። ለዚህ ለዚህ ሳምሰንግ ስልክ ተመራጭ ሆኗል በኔ በኩል ማለት ነው

የቅጥር ሂደት እንዴት? ነው ለሚለው በሀገራችን ኢትዮጵያ ያው ቅጥር የሚባል ነገር የለም። አንኢምፕሎመንት የሚባል ነገር የበዛ ነው ስራ አጥነት የበዛ ከመሆኑ በተነሳ ይሄ ይሄንን ስራም ያገኘው በራሴ ጥረት ነው። በራሴ እንግዲህ ሁሉም ነገር ውስጥ ገብቼ ምስዋእት ከፍየ እና አሁን እንግዲህ እስካሁን ድረስ ስራ ያገኘሁት እንጂ በመንግስት በኩል እንግዲህ ተመርቆ ቤት ለተቀመጠው ተብሎ ስራ ተብሎ ያለ ነገር እስካሁን ያለን ነገር ግን እግዚአብሔር እርዳታ እና በራሴ ጥረት እንግዲህ አሁን ስራ አለኝ። ይሄ ስራ እንግዲህ እንደዚህ ወደ ፊት ይቀጥላል አይቀጥልም የምለውን እንግዲህ ለወደፊት የምናየው አሁን ግን ባለኝ ስራ ጠንክሬ እየሰራሁ ነው።